በእግር ምን ያህል ርቀት መሄድ ትችላለህ? በእግር ብዙ ርቀት መሄድ እችላለው። እስከ አራት አምስት ኪሎ ግራም ኪሎ ሜትር ሶሪ። በእግር አራት አምስት ኪሎ ሜትር መጓዝ እችላለው። ስለዚህ በዚህ አሁን ያለውበት አካባቢ ግን ስራ ሁለት ኪሎ ሜትር አንድ ኪሎ ሜትር እንቀሳቀሳለው ቢያንስ ማለት ነው።

ታሪክ መንገር ትወዳለህ ወይ ነው? አዎ እኔ እንኳን በዚህ አሳለፍኩት። በእድሜ ለታናነሽዎቸ ለመናገር እወዳለሁኝ። እናገራለሁ እንደውም ደግሞ በታሪክ በማንበብ በመማር ያገኘኋቸውን ታሪኮችን። ላላወቁት እንሁም ደግሞ ማንበብ ታሪክን መንገር ደስ ይለኛል። እና ጥሩም ነው ደግሞ እና እወዳለሁ።

በየትኛው ቀን ወደ ገበያ ትሄዳለህ ነው? እንግዲህ አልፎ አልፎ ከተማ አካባቢ ነኝ የምኖረው። በተመች ገበያ እሄዳለሁ ግን እነዚህ ኖርማል ህዝቡ እሚሰበስብባቸው ገበያዎች ግን በሳምንት ሶስት ቀን አሉ። እነሱ ገበያዎች ላይ ሰኞ ሀሙስ ቅዳሜ እነዚህ ገበያዎች ላይ እንቀሳቀሳለሁ። እና በእነዚህ ገበያ ሄዳለሁ

ባህላዊ ልብስ ትለብሳለህ ነው የሚለው ባህላዊ ልብስ። ደስ ይለኛል እንደውም እለብሳለሁ ምክንያቱም አሁን ጥምቀት አለ ይቶብሆ በሃይማኖታዊም ባህላዊም ቱፊት ነው። ገናን ለበዓላት ለበዓላት ባህላዊ ልብሶችን ለምሳሌ እንደኛ አገር ነጭ በነጭ የሚባል ባላዊ ልብስ አለ። የጎጃም የጎንደሬ ሽዋ የደቡብ እየተባለ የሚለበሰ አለ። እና አዎ ለብሳለሁ

የምትመኘው ስራ ምንድነው? ነው እኔ መምህር ነኝ የመምህር ሙያዬን በጣም አከብራለሁ እወደዋለሁ። ቀደም ብሎ መምህር ሆኜ ህዝብን ባገለግል ተማሪዎችም ባስተማርኩ ማህበረሰብም ባስተማርኩ እያልኩ የቆየሁበት ጊዜ ነበረ እሱንም እቆያለሁ። ስለዚህ የምመኘው ስራን አግኝቼ እየሰራሁበት ነው። እና መምህርነት ነው።

እህል መፍጨት ታውቃለህ ነው። እህል መፍጨት አውቃለሁኝ ያው እኔ ባልፈጭም በግልም ሲፈጩ በማህበሩም ሲፈጩ አውቃለሁ። የእህል አይነት አለ። የወጥ ዘሮች አሉ። አያለሁ እኔም ደግሞ ወስጄ አስፈጭቼ አውቃለሁ ሲፈጩ አያለሁ እኔ እራሴ ግን አልፈጭም። ሌሎች ግን ሲፈጩ አያለሁኝ በዛ መንገድ አውቃለሁ

በፉም ማብሰል ታውቃለህ ወይ ነው? የሚለው በፉም አበስላለሁ አዎ። በተለይ ከሰል ይዘጋጅና ከእንጨት ይዘጋጃል። ከሰል እና ከሰሉን ጋቻ ላይ በማድረግ የተለያዩ ወጥም ሊሆን ይችላል። ሻይም ሊሆን ይችላል ዋትኤቨር ሁሉንም ነገሮች ማብሰል እችላለሁ። በፉም ማለትም አውቃለሁኝ

ስንት ኢሜል ትልካለህ ነው የሚለው? እኔ በየጊዜው ቢያንስ በሳምንት አራት አምስት ኢሜል እልካለሁኝ። ለተለያዩ ለጓደኛ ለውጭ ላሉ ለስራ ባልደረቦቼ ለአለቃዬ በኢሜል እልካለሁኝ። እና ሶስት አራት በሳምንት እልካለሁ በዛ መንገድ ነው የማስኬደው ማለት ነው።

በሰአት የምትደርስ ሰው ነህ ይላል በትክክል እኔ ሰዓት አክባሪ ነኝ። በሰአት ነው የምደርሰው የእያንዳንዱን በሰአት ሰዓት አከብራለሁ በሰአት ነው የማከብረው። የምገኘው እና ያለብኝን ቦታ ቀጠሮ አክባሪ ነው በሰአት ነው የምደርሰው። ለምሳሌ ነገ ሰባት ሰዓት ላይ እንገናኝ ካለኝ አንድ ሰው እኔ እንደውም ቀድሜ አምስት አስር ደቂቃ ቀድሜ እገኛለሁ እዛ ቦታ እና በሰአት እደርሳለሁ።

ምን አይነት ቦርሳ ትጠቀማለህ ነው? እኔ ብዙን ጊዜ የ የሌዘር ቆዳ ብዙ ጊዜ አልጠቀምም። ግን የጨርቅ አለ እንደገና ደግሞ ሌላ ሌላ አይነት ቦርሳ አለ የጨርቅ የሚመስል ቦርሳ አለ እነሱን እጠቀማለሁኝ። ብዙም ጊዜ ግን ቆዳ አልጠቀምም የጨርቅ አይነት ቦርሳዎችን እጠቀማለሁ።

ስልክህን ምን ያህል ጊዜ ታሞላለህ ነው በቃ ሁለት ሰዓት እስከ ሶስት ሰዓት ባለው ውስጥ ይሞላል። ከዛ በኋላ ቪዲዮ ተተጠቀምኩኝ ቢያንስ አንድ ቀን ከግማሽ ምናምን ይቆያል። ስልክ ብቻ ካወራሁ ግን ከሶስት ቀን በላይ ይቆያል። ስልኩ ማል ባትሪው ማለት ነው እና ስልኬን ቢያንስ ከሁለት ሰዓት እስከ ሶስት ሰዓት ባለው እንትን ይሞላል።

ሻማ ማብራት ትወዳለህ? ያው እንግዲህ ብዙ ጊዜ ባላበራም ለብዬ በዓላት አበራለሁኝ ለምሳሌ ለሚካኤል ለገብርኤል ለማርያም በየወሩ እንደዚህ እነዚህን ሻማ አበራለሁ። እንዲሁም ደግሞ መብራት በሚጠፋ አጋጣሚ መብራት ሲጠፋ ለብርሃን እንዲያሳይ በጨለማ ሻማ እናበራለሁ። እና መውደድም ባይሆን ነገሮች ሲከሰቱ አደርጋቸዋለሁ።

ቤተሰቡ ምን አይነት በዓላት ታከብራላችሁ? እንግዲህ በቤተሰባችን በሃይማኖት እንደሀይማኖት ለምሳሌ የገና በዓል አለ የጥምቀት ባዓል አለ የፋሲካ በዓል አለ። የዘመን መለወጫ ባዓል አለ እነዚህ ሃይማኖታዊ ሀገር አቀፍ ባዓል ናቸው። እነዚህም ቤተሰቦቼም ያከብራሉ የልደት በዓል ልደት ሲመጣ የምርቃት በዓል ልጆች ሲመረቁ እነዚህን እናከብራለን።

በአንድ ጊዜ ብዙ ስራዎች ታስተናግዳለህ ወይ? ነው የሚለው እንግዲህ በተቻለኝ አቅም ለማስተናገድ እሞክራለሁ። ግን በአንድ ጊዜ ሁሉንም ለማከናወን ስራ ሊበላሽ ይችላል። እና በቅደም ተከተል እያንዳንዱን ስራዬን እያወቅኩ ብሰራ ነው ደስ የሚለኝ እንጂ በአንድ ጊዜ ብዙ ስራ እስተናግጄም አውቃለሁ። ግን አልፎ አልፎ የስራ መበላሸት ሁኔታ ይፈጠራል።

ማንቂያ ሰዓት ትጠቀማለህ ወይ ነው? ማንቂያ ሰዓት እንግዲህ አዎ አስራ አንድ ተኩስ ስለምነሳ። ማንቂያ ሰዓት እሞላና ልክ አስራ አንድ ተኩል ላይ ሲል ይጮሃል በዛን ጊዜ እነሳለሁ። እንደውም ደግሞ ሰዓት ቀጠሮ ካለኝ የግድ በዛ ሰዓት እንድነቃ የማንቂያ ሰዓት እጠቀማለሁ። እና የማንቂያ ሰዓት እጠቀማለሁ

የቅጥር ሂደት እንዴት ነው? እኔ ብዙ ጊዜ የቅጥር ሂደት ፐር ታይም አለ ኮንትራት አለ ቋሚ አለ። እኔ አሁን የስራ ሁኔታዬ የቅጥር ሁኔታዬ ቋሚ ነው። በቋሚነት ነው የተቀጠርኩት። ግን እነዚህን ያልኳቸው ፐርታይም ስራ አንዳንዴ እሰራለሁ። ኮንትራት ስራ አለ ሲሰሩ አያለሁ። እና እኔ የቋሚ ስራ ቅጥር ስር ነኝ።

"መስኮት ጎን መቀመጥ ትወዳለህ ወይ?" ነው እወዳለሁ። ምክንያቱም የተለያየ አየር አየር እንዲገባ፣ እኔ ሙቀትም አልወድም። በተለይ በሙቀት ሰዓት መስኮት ተከፍቶ መስኮት አካባቢ እንድቀመጥ መኪናም ላይ ስሄድ፣ ቤት ውስጥም ስሆን መኪና መስኮት ተከፈተ መስኮት መቀመጥ እወዳለሁኝ እና መስኮት ጎን መቀመጥ ለአደጋም ቢሆን እንትን ለመሆን ለማምለጥ ጥሩ ነውና እወዳለሁ።

የተበላሸ ነገር ማስተካከል ትችላለህ ወይ ነው? አዎ ቀለል ቀለል ያሉ ብዙም ባይሆኑ ቀለል ቀለል ያሉ ለምሳሌ ስቶፍ ስቶፍ ቀለል ያለ ብልሽት ካለ እሱን እጠግናለሁ። መብራት ማብሪያ ማጥፊያ ተበላሸ እሱንም ለማስተካከል እሞክራለሁ። እንደውም ደግሞ አንዳንድ የምጣድ ነኮች ምጣድ ኤሌክትሪክ ምጣድ ስልክ የተበላሸ ስልክን ለማስተካከል እሞክራለሁ። አስተካክላለሁ

ትምህርት ቤት የምትወደው ትምህርት ምን ነበረ ነው? እኔ በትምህርት ቤት ብዙ ጊዜ እነዚህ ናቹራል ሳይንስ የሆኑ ተፈጥሮ ሳይንሶችን በብዛት እወዳለሁ። በተለይ ማትማቲክስ ሂሳብ ሂሳብ ትምህርት በደንብ የፊዚክስ ትምህርት እወድ ነበር። በተለይ በተለይ የሂሳብ ትምህርትን እወድ ነበረ እወዳለሁ አሁንም እወዳለሁ። በፊትም እወድ ነበር

ግጭቶችን ማሳካት እችላለሁ ወይ ነው? የሚለው። ግጭቶች እንግዲህ ከምን አንፃር ላንሳ ከሰው ከሰው ከሰው ግጭት ባነሳ ሰው ይጋጫል አብሮ እየኖረም በውጭም የተለያየ ምክንያት ይጋጫል እነሱን በመምከር ለማስታረቅ እሞክራለሁኝ። ችግራቸው ግጭቶቹ እንዲስተካከሉ አደርጋለሁኝ እመክራለሁ። እና ግጭቶችን ማስተካከል እችላለሁ